ሹራብ መስፋት ትችላለህ ወይ ነው? የሚለው አይ ሹራብ መስፋት አልችልም። ምክንያቱም በክር ነው ሚሰራው ከመጀመሪያ እስከ መጨረሻ ብዙ የሚያልፋቸው ሂደቶች አሉ። እና እሱን ማድረግ አልችልም። ግን ደግሞ የሆነ ተቀዶብኝ ምናምን ምናምን እንኳን አይገርምም እሱንም እንደው አንዳንዴ ለማለፍ ያህል ለአንድ ቀን ምናምን እሰፋው ይሆናል እንጂ ተመልሶ ይቀደድብኛል ወይ ከአገልግሎት ውጪ ይሆንብኛል። ማለት ነው። ስለዚህ ሰፊ ቤት ሄጄ ማሰፋት አለብኝ። ስለዚህ ለጥያቄው መልስ የሚሆነው ሹራብ መስፋት ትችያለሽ ወይ የሚለውን ጥያቄ? አይ ሹራብ መስፋት አልችልም። ምክንያቱ ደግሞ አልተማርኩም እናቴም አላስተማረችኝም ከልጅነት ጀምሮ ሌሎች የተለዩ ነገሮችንም አድርጌ አላቅም። በሹራብ ዙሪያና ጥያቄው መልስ ሚሆነው አይ ሹራብ መስፋት አልችልም። ከዛ ባለፈ ግን ያው እንደው ብችል ብማር አንዳንድ ጥሩ ነገሮችን ማድረግ ብችል በጣም ደስ ይለኛል። ለማለት ያህል ነው አመሰግናለሁ።

ከስራ ሰዓት በኋላ ትሰራ ትሰራለህ ወይ ነው ሚለው? ያው እኔ ሴት ስለሆንኩኝ ከስራ ሰዓት በኋላ ትሰሪያለሽ ወይ ተብዬ ብትጠየቅ? አልፎ አልፎ አዎ ብሰራ ደስ ይለኛል ልምዱ የለኝም ማለት ቋሚ ሰራተኛ ስላልሆንኩኝ አሁን ላይ። ልነግራችሁ አልችልም ግን ደግሞ። ከስራ ሰዓት በኋላ የሰራሁባቸው በፊት የነበሩኝ ልምዶች ሰርቼም አቃለሁ ብዙም ችግር የለብኝም። እንደውም የተሻለ ራሴን የሚያሳድገኝ ስራ ካገኘሁ ምናምን። ይኸው አሁን ለምሳሌ ሪከርድ እያደረኩኝ ያለሁኝ ሰንት ሰዓት ሆኗል። ከሌሊቱ አስር ሰዓት ከአስር ሆኗል። እና። ይኸው ደስ ብሎ ይኖር ሪከርድ ያደረኩኝ ያለሁት የሆነ ሰዓት ላይ ይጠቅመኛል ብዬ ስለማስብ ማለት ነው። ስለዚህ ከስራ ሰዓት በኋላ ትሰሪያለሽ ወይ ለሚለው ጥያቄ አዎ ደስ ብሎኝ። ተመችቶኝ። ቆንጆ አድርጌ ለመስራት እሞክራለሁ ስራዎቼን። እና ወደፊትም እሰራለው ለማለት ነው አመሰግናለው።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ነው ሚለው እኔ ሴት ስለሆንኩኝ የቴክኖሎጂ ችግር ሲያጋጥምሽ ምን ታደርጊያለሽ ለሚለው ጥያቄ? በቃ። ራሴ ነው መፍትሄ ምሰጠው ብዙ ጊዜ ትምህርቴም ከዛ ጋር የተገናኘ ስለሆነ መጀመሪያ ራሴ ችግሩን ምን እንደሆነ ለማጣራት እሞክራለሁ። ከዛ ቀላል ከሆነና ዝም ብሎ ሚፈታ ከሆነ እፈታለሁ። አለበለዛ ደግሞ መጠየቅ ያለብኝን ጥያቄዎች ራሱ በመስመር ላይ። ጎግል ላይ ሊሆን ይችላል አሁን ደግሞ ኤአይ አለ። ቻት ጂፒቲ በመጠየቅ ይሆናል ወይንም ደግሞ ዩቲዩብ ላይ ያሉ ቪዲዮዎችን በማየት መጀመሪያ ራሴ ለመፍታት ነው ምሞክረው። ራሴ መፍታት ከቻልኩኝ እሰየው። አብዛኛው ጊዜ ግን ራሴ መፍታት ነው በቃ እስከ ጥግ ሄጄ ራሴ ለመፍታት እሞክራለሁ። የተለየ ነገር የተለየ ችሎታ ሚጠይቅ ከሆነ ግን ያው የመጨረሻዬ ውሳኔ ውሳኔ የሚሆነው ለሚችሉ ሰዎች እዛ ላይ እዛ ስራ ላይ ላሉ ሰዎች። እንግዲህ ለእነሱ አሳልፌ እሰጣለሁ ማለት ነው። ችግሩን ግን የመጀመሪያ ነገሬ የመጀመሪያ ሂደቴ ምንድነው የሚሆነው ራሴ ለመፍታት መሞከር ነው። እሱ ምንም ጥያቄ የለውም። አመሰግናለሁ።

በእንጨት እሳት ማብሰል ታቂያለሽ ወይ ነው የሚለው ያው ሴት ስለሆንኩ ታውቂያለሽ ወይ ተብሎ ነው ሚጠየቀው? ወንድ በወንድ ነው ጥያቄው ሚለው ምንድነው? ሚለው በእንጨት እሳት ማብሰል ታውቃለ ወይ ነው ሚለው? ያው እኔ በሴት ነው ምመልሰው። በእንጨት እሳት ማብሰል ትችያለሽ ወይ? አው በደንብ ነው ምችለው። በደንብ እንደውም አሁን ላይ እየሰራልኝም ስላልሆነ። ማንደጃችንም ስለተበላሸ ቤት ውስጥ እንደዛ ነው እየተጠቀምን ያለነው። በከሰል አልፎ አልፎ ደሞ ከሰል ማንደጃው ላይ። እንጨት እያደረኩኝ በሱም እያነደድኩ እንደውም ዛሬ በሱ ሾርባ ሰርቻለሁ። ሚገርመው ነገር እና። በደንብ ልምዱም አለኝ ችሎታውም አለኝ ማለት ነው። ስለዚህ ለምጃለው። በፊት ላይ አልችልም ነበረ። አሁን ላይ ግን በቃ ምንም ነገር ሲኖር ያንን ነገር ማከናወን መስራት እችላለሁ ማለት ነው። ብዙም ሳልጨናነቅ ያንን ነገር አደርጋለሁ ማለት ነው። እና በእንጨት እሳት ማብሰል ታውቂያለሽ ለሚለው ጥያቄ አው አውቃለሁ። ለምጃለሁ እያደረኩትኝም ነው ያለሁትኝና እችላለሁ ነው መልሴ አመሰግናለሁ።

በስራ ቦታ ጓደኛ አለህ ወይ ብሎ ነው የሚጀምረው ጥያቄው? በስራ ቦታሽ ጓደኛ አለሽ ወይ ተብዬ ነው መጠየቅ ያለብኝ ያው ሴት ስለሆንኩ ማለት ነው። አዎ በገባሁባቸው ከትምህርት ቤት ጀምሮ በገባሁባቸው ስራዎች። የሆነ ቦታ ስራ ስገባ ያው ከስራ ጋር በተገናኘ ታፈራለህ ጓደኛ። በጣም ብዙ ቦታ ግን የሚገርመኝ አይቀጥልም። የሆነ ቦታ ላይ ይቆማል ወይ ከዛ ቦታ ስትወጣ ይቆማል። ምናምን አሁን አንድ ልጅ አለች እስካሁን የምንገናኘው። ስራ ቦታ ተተዋውቀን አንዳንድ ጥያቄዎች ሲኖራት ምናምን ትጠይቀኛለች። ከዛ ውጪ ግን የተለየ የምለው እስካሁን የቀጠለ። በስራ ቦታ የተተዋወቅኳቸው ጓደኞቼ ቀጥለው አላየኋቸውኝም አይገርምም? ግን ደሞ በስራ ቦታሽ ጓደኛ አለ ወይ ለሚለው ጥያቄ? አሁን ላይ እየሰራሁት ያለሁት ስራ የለም። ግን ደግሞ በፊት ስሰራ ጓደኞች አፍርቼ አውቃለሁ። በቃ ግድ ነው በቃ። ምሳ አብረን አብረን የምንበላው የሆነ የሆነ ነገሮች ስራዎችን አብረን የምንሰራቸው ጓደኞች ነበሩኝ በፊት ማለት ነው። እና ይሄ ነው ያለኝ አመሰግናለሁ። በስራ ቦታሽ ጓደኛ አለሽ ወይ ለሚለው ጥያቄ? አዎ አሁን ላይ ስራ ባይኖረኝም በፊት ግን የነበርኩባቸው የገባሁባቸው ስራዎች ላይ ሁሉ ጓደኞችን አፍርቼ አቃለሁ ነው መልሴ አመሰግናለሁ።

የአካባቢው ገበያ እንዴት ነው ሚለው? ያው የአካባቢያችን ገበያ እኔ ብዙ ጊዜ ገበያ አልሄደም። እናቴ ነች ብዙ ጊዜ የምትሄደው ግን ደግሞ የኛ አካባቢ ገበያ አሁን ላይ እንደውም በፊት በፊት ያው ሱቅም አለ ብዙ ምንጠቀመው በርግጥ ከሱቅ ነው። ቅርባችን ሱቅ ስላለ በቃ የምንፈልጋቸውን ነገሮች። ከሱቅ ነው ምንገዛው ልምዳችን እንደ ሀገርም እንደዛ ነው ምናደርገው። ከዛ ባለፈ ዳሞ አሁን አትክልቶች ስንፈልግ ምናምን ምናምን ወጣ ብለን አትክልት ቤቶች ሄደን እንገዛለን። ሌሎች እቃዎች ደግሞ ስንፈልግ አሁን ለምሳሌ ልብስ ስንፈልግ ሌሎችም ነገሮችን መግዛት ስንፈልግ ራቅ ያለ ቦታ። አለ ገበያው ለምሳሌ ቄራ ሚባል አካባቢ አለ። ወይም ሌሎች ቦታዎች አሉ እና እዛ ሄደን መስራት ያለብንን ነገር ማድረግ ያለብንን ነገር እናደርጋለን ማለት ነው። መከወን ያለብንን ነገር እንከውናለን ማለት ነው። አሁን ላይ ደስ የሚለው ፓርት ምን መሰለህ? አትክልቶች ምናምን ሰንዴይ ማርኬት የሚባል ነገር ተጀምሯል ኢትዮጵያ ውስጥ እና አሁን ለምሳሌ ሽንኩር ቲማቲም ፓፓያ በቃ የፈለግናቸውን አትክልቶች ምናምን ገበሬዎች ይመጡና ቅዳሜና እሁድ ላይ በየአካባቢው ላይ ይሰፍራሉ። ቅዳሜና እሁድ ማለት ነው ከዛ የምንፈልገውን ነገር መርጠን ከነዛ ከገበሬዎች እንገዛለን ማለት ነው። አሁን ላይ እንዲህ አይነት ልምዶችም ኢትዮጵያ ውስጥ እየተለመዱ ነው። ከዛ ውጪ እንግዲህ እንደነገርኩህ ነው ሱቆችን እንሄዳለን ሱቆች ነው በብዛት የምንጠቀመው። አሁን ለምሳሌ ጤፍ መግዛት ስንፈልግ ደግሞ ወፍጮ ቤት ሄደን ገዝተን አዘን ከዛ ከተፈጨ በኋላ ቤታችን ይመጣልናል። እንደህ አይነት ነገሮችን እንከውናለን አሁን በስንት ጊዜ አንድ ቀን ነው በርበሬ የሚሸመተው በርበሬ ይገዛና ቅመማ ቅመሞዎች ተገዝተው ደግሞ የሆነ ቦታ ሄደን እናስፈጫለን። እንደዚህ ነው በቃ በአካባቢያችን ያለው ገበያ። እንጂ የሆነ ውስን እንዲህ እናደርጋለን እንዲህ ይሆናል ሚባል ነገር የለም። ስለዚህ የተለያየ አይነት ልምድ ነው ያለው። ጤፍ ሲፈለግ ስንዴ ሲፈለግ ምናምን ወፍጮ ቤት ይኬዳል። ትንንሽ ሱቆች እምናገኛቸው እቃወች ከሆኑ ደሞ ሱቆች ወደ እንገዛለን። አትክልቶች ቲማቲን ሽንኩርት ምናምን ስንፈልግ ደግሞ መሸጫ ቦታ አላቸው ራሱ አትክልት ቦታ ማለት ነው። ስለዚህ እንደዚህ ነው እያደረግን ያለነው ማለት ነው። አሁን ደግሞ ሰንዳይ ማርኬትም ስለመጣ እነሱንም እንጠቀማለን እንገበያለን እንግዲህ ይሄ ነው። በእኛ ሰፈር ያለው። የገበያ ሁኔታ እኔ በማውቀው ይሄንን ይመስላል ማለት ነው አመሰግናለሁ።

ስንት ትራስ ትጠቀሚያለሽ ወይ ነው የሚለው አንድ? አዎ አንድ ነው ምጠቀመው። ምክኛቱም ያለኝም አንድ ነው መጠቀምም ምችለው አንድ ነው። ስለዚህ አንድ ነው እየተጠቀምኩኝ ያለሁት ለጤናም ጥሩ ይመስለኛል አይደል። ሌሎች ነገሮች እንዳይፈጠሩ እንደው ጤነኛ የሆነ ነገር ቢኖረኝ ደስ ይለኛል። ደግሞ ትንሽ ነች የእኔ በጣም ሳይዟም ትንሽ ነች። ገን ደግሞ ወደፊት እንግዲህ ተለቅ ያለውን ገዝቼ። ራሴንም እንዳያመኝ አረፍም ለማለት ምናምን የተሻለ ይሆናል ብዬ አስባለሁ። እና ያው ግን ለጥያቄው መልስ የሚሆነው ስንት ትራስ ትጠቀሚያለሽ ወይ ለሚለው ጥያቄ መልሴ አንድ ነው። ግን በቀን አንድ አንዴ ያው ለምሳሌ ቀን ሲሆን ምናምን አንዳንዴ ሁለቱንም ምንም አድርጌ ደገፍ ብዬ እማነብበት ላፕቶፕ የምሰራበት ጊዜዎች ይኖራሉ። እሱ ያው በየቀኑ ስላልሆነ ላይቆጠር ይችላል። ግን ለጥያቄው መልስ የሚሆነው ስንት? ራስ ትጠቀሚያለሽ ለሚለው ጥያቄ መልስ የሚሆነው እኔ መስት የምትሰጥ ምን ላይ ነው አንድ የሚለው ላይ ነው ማለት ነው። አመሰግናለሁ

ዋና ሀላፊነቶችህ ምንድን? ናቸው ነው የሚለው ያው እኔ ሴት ስለሆንኩኝ ዋና ሀላፊነቶቼ። አብዛኛው ነገር ነው አሁን ላይ ማለት ነው። አብዛኛውን ሀላፊነት ምክንያቱም እኔ ብቼና ሴት ልጅ ነኝ ቤት ውስጥ እና ያለሁት። ኦልሞስት አባቴም ስራ አቁሟል። እናቴም ስራ የላትም ስለዚህ። እነሱን ነገሮች ሀላፊነት የሚወስደው እኔ ነኝ። ቤት ውስጥ ያሉ ነገሮችን መገዛዛት የሚገዛባቸውን ገንዘብ ማዘጋጀት። እነሱ እነሱ ትልልቅ የሚባሉ ሀላፊነቶች አሉብኝ። ከዛ ባለፈ ደግሞ ሌላው ምንድነው የሚሆነው? ይሄኛው ራሱ የቤት ውስጥ ይሄን ቤት የማደስ ሐላፊነት ራሱን ይለኛል ያለው በቃ ግዴታ መታደስ አለበት። አንድ የሚያስጨንቀኝም ነገር ስለሆነ ማለት ነው ስለዚህ አሁን ላይ ያለሁት እኔ ብቻ ነኝ። ትልልቅ ሀላፊነቶች አሉብኝ ማለት ነው። እኔ እነሱን ሀላፊነቶች እንግዲህ ያው በተቻለኝ መጠን ለመወጣት እየሞከርኩኝ ነው። በተቻለኝ መጠን ማለት ነው በተቻለኝ መጠን ለመስራት ለማስተካከል። እየሞከርኩኝ ነው ያለሁት ግን አብዛኛው የቤት ውስጥ ሀላፊነት የሚባሉት ነገሮች ጠቅላላ እኔ ላይ ነው ያሉት። እቃዎች ከመግዛት የሆነ ነገር ሲያልቅ። የማስበው ጭንቀት ውስጥ የምገባው። በጣም ብዙዎቹ ነገሮች እኔ ላይ ነው ያሉትኝ እና። ዋና ዋና ሀላፊነቶች እንግዲህ ቤተሰቦቼ ማስተዳደር ገንዘቦች ማምጣት ስራ መስራት ቤት ማጽዳት እቃዎች ማጠብ ልብስ ማጠብ እነዚህ ጠቅላላ። ቤቱ ምንም ነገር እንዳይጎድልበት ማሰብ ያው እነሱም ያስባሉ ቤተሰቦቼም። ግን ደግሞ ዋናው ሀላፊነት እና ሀላፊነቱን ወስጄ ደግሞ መቅረፍ ያለብኝን ነገር መቅረፍ ያለብኝ ማስተካከል ያለብኝን ነገር ማስተካከል ያለብኝ እኔ ነኝ። ስለዚህ ዋናው ሀላፊነቱ የቤቱ ሀላፊነት እኔ ላይ ነው ያለው። ስለዚህ የቤቱ ትልቁ ሀላፊነት ለአንድ ቤት መሰረቱ የሚያስፈልጋቸው ነገሮች ይታወቃል አይደል? እነሱ ሀላፊነቶቹ በርግጥ ትንንሽ ልጆች የሉም እኔ መጨረሻ ልጅ ነኝ። እናትና አባቴን መንከባከብ የኔ ሀላፊነት ነው። ስለዚህ ከዚህ ጀምሮ ያሉ መሰረታዊ የሚባሉ ሀላፊነቶች። የኔ ናቸው ለማለት እወዳለሁ ማለት ነው። አመሰግናለሁ

ስለ ፀጉሬ በጣም አሪፍ ስለ ፀጉሬ ተንከባክበህ ትወደዋለህ ነው። የሚለው ያው ፀጉርሽን ተንከባክበሽ ትወጂዋለሽ ሴት ስለሆንኩኝ ማለት ነው። መጀመሪያ አካባቢ ልጅ ሆኜ ፀጉሬን አልወድም ነበር። እውነት ለመናገር ከዛ የሆነ ሰዓት ላይ ግን በቃ በሚገርም ሁኔታ ስተኮሰው። ርዝመቱ የሚሰሩኝ ሰዎች የሚያደንቁኝ መንገድ በቃ አንዳንዴ እንደውም ሂውማን ነው ወይ? ብለው እስኪገርማቸው ድረስ ፀጉሬ በጣም ፋፍቶ በጣም አምሮበት በጣም ድንቅ ሆኖ። አንድ ሰሞን በቃ የሚገርም ጊዜ ነበረ ፀጉሬ ጋ የነበረኝ በቃ ማለት በቃ በጣም የሚገርም ለራሴ እስኪያስገርመኝ ድረስ ይሄ የኔ ፀጉር ነው ወይ? እስክል ድረስ በቃ ፍፍት ብሎ በቃ ሲሰራ እንዴት እንደሚያምር እርዝመቱ ልነግራችሁ አልችልም። ከዛ በኋላ ግን ምን ሆነ መሰለህ? የሆነ ጊዜ አንድ ፀጉር ቤት ስስተካከል ሆኖ ተበላሸ እዛም ዳሞ እንደምንም ተስተካክሎ ደሞ እንትን ሲባል ድጋሚ። እንደዛ አርጎ አበላሸብኝ ፀጉሬን እና። በጣም ነው የሚቆጭኝ አሁን ድረስ ፀጉሬ በዛ መልኩ መበላሸቱ በጣም በጣም ነው የሚያናድደኝ በጣም ነው የሚቆጨኝ። እንደው እንዴት አድርጌ ልመልሰው የምልበት ሂደት ላይ ነው ያለሁት። ምክንያቱም በጣም ክስም ነው ያለው የኔ ፀጉር ሁሉ አይመስልም የኔ ፀጉር ብዙ ነው። ፍፍት ያለ ነው። ስሰራው የሚያምር ነው ቁጥጥር ስሰራው እርዝመቱ ሁሉ ነገር የሚያምር ፀጉር ነበረኝ ነበረኝ ግን። በአንድ አጋጣሚ እንደዛ ሆነ። ተንከባክበህ ትወደዋለህ ወይ ነው የሚለው? አንድ ሰሞን ጥሩ ነበርኩ ቢያንስ ቅቤ እቀባለሁ ቢያንስ ከመታጠቤ በፊት አቮካዶ አደርግበታለሁ። ቢያንስ በተቻለ መጠን ቅባት እቀባዋለሁ ምናምን የተለየ እንክብካቤ እንኳን አድርጌለት አላውቅም ግን። እንደው ከዚህ በኋላ ማድረግ የምትፈልጊው ነገር ምንድነው? ብለህ ብትጠይቀኝ በቃ የሚያስፈልገውን ነገር ሁላ ትሪትመንቶች ሁላ ተፈጥሮአዊ ነገሮች ሁላ ለፀጉሬ ሰጥቼ ፀጉሬ ወደ ቦታው ቢመለስልኝ እና። ሌሎች አርቲፊሻል ፀጉሮችን ወደፊት ባልጠቀም ደስ ይለኛል። በቃ በራሱ በፀጉሬ ብዋብ በራሱ በፀጉሬ ተንከባክቤው ቢቀጥል እመኛለሁ ማለት ነው። ስለዚህ ስለ ፀጉርህ ተንከባክበህ ትወደዋለህ ወይ ነው የሚለው? ጥያቄ በጣም ነው ፀጉሬን እምወደው ግን እንደሚገባው ልክ አልተንከባከብኩትም ነው መልሴ። አመሰግናለሁ

የምትመኘው ስራ ምንድነው? ነው ጥያቄው እኔ ሴት ስለሆንኩኝ ያው የምመኘው ስራ ምንድነው መሰለህ። አሁን ላይ እንደው ጥሩ ገቢ ቤተሰቦቼን ሊያስተዳድር የሚችል አንዳንድ ነገሮችን ማድረግ የሚችልበት በቃ ፋይናንሻሊ ፍሪ የምሆንበት ስራ ባገኝ ደስ ይለኛል። ግን ደግሞ ወደሽ ልትሰሪው የምትችይው ስራ ምንድን ነው ብባል? ሰርቪስ መስጠት ለሰወች። ሰርቪስ መስጠት ማለት ምን ማለት ነው? በቃ በቃ ሰዎችን መርዳት ቢሆን ስራዬ። የገንዘብ ችግር ባይኖርብኝ ምናምን። በቃ ሰዎችን ብረዳ የሰዎች አሁን የሆነ ችግር ኖሮባቸው። እሱን እንዲፈቱ ባግዛቸው ከዛ ባለፈ ደግሞ ሰዎች አቅማቸውን እንዲያውቁ ባደርግ። ሰዎች ለምን እንደተፈጠሩ እንዲያውቁ ማድረግ ሰዎችን ማን እንደፈጠራቸው ማስታወስ ብችል። ሰዎች ምንም ነገር ማድረግ እንደምንችል ራሴ ሰርቼ ራሴ ላይ አድርጌው አምኜበት በፈጣሪ እርዳታ ሰዎች እንደዛ እንዲያደርጉ ማድረግ ብችል። በቃ እንደሱ አይነት ሰው ብሆን። ስለተፈጥሯቸው እንዲያቁ የአእምሮአቸው በቃ ይሄ የምጥቁ አእምሮአችን ምን ያህል ደረጃ መጓዝ ይቻላል የሚለውን ነገር ማሳየት ማስተማር ብችል። ከኒውሮ ሳይንስ ጋር በተገናኘ በቃ ሲስተማችን እንዴት እንደሚሰራ በአጠቃላይ። በቃ መስራት ብችል እሱን ማሳየት ብችል። እሱን ማድረግ ብችል በቃ በቃ ለኔ ትልቁ ነገር ነው። ከዛ ባለፈ ደግሞ በቃ እንደ ስራ ማለት ነው ሆን ብዬ ቤተክርስቲያኖችን መስራት ብችል። አብነት ቤቶችን መስራት ብችል። እዛ አካባቢ የሚማሩ ሰንበት ትምህርት ቤት የሚማሩ ወጣቶች በቃ ትልቅ ደረጃ እንዲደርሱ ባግዝ። እኔ ያየሁትን ፈተና ሰዎች ባያዩ እኔ የተሰቃየሁትን ስቃይ ሰዎች ባይሰቃዩ ደስ ይለኛል። ስለዚህ ወደፊት የገንዘብ ችግር ከሌለብኝ የምሰራው ስራ በቃ ሰዎችን ሰርቭ ማድረግ ነው። ሰዎችን ማዳን ነው። ሰዎችን የተሻለ ህይወት እንዳለ ማሳየት ነው ሰዎችን እግዚአብሔር የፈጠረን ለምን እንደሆነ ማሳየት ነው። በቃ ይሄን ማድረግ ብችል ትልቁን ስራ አደርኩት ማለት ነው ትልቁን ነገር አከናወንኩት ማለት ነው። ስለዚህ የምትመኝው ስራ ምንድነው? ለሚለው ጥያቄ ያው የምመኘው ስራ ይሄ ነው። በቃ የምመኘው ስራ ሰርቭ ማድረግ ነው። ሰዎችን የምመኘው ስራ ሰዎችን ማዳን ነው። የምመኘው ስራ ሰዎችን በቃ መክሊቴ ሁላ ምን እንደሆነ ከዚህ ጋር ሁላ የተገናኘ ነው። የሚመስለኝ አንዳንዴ እና እግዚአብሔር አምላክ ደግሞ ረጅም ባያደርገውና አጭር ጊዜ ውስጥ በቃ ነገሮችን ሁላ እስትክልክል አድርጌ። ወደ ቦታዬ ተመልሼ በቃ ሰዎችን ማገዝ ብጀምር መርዳት ብጀምር በቃ እድለኛ እሆናለሁ ማለት ነው። ደስተኛ እሆናለሁ ማለት ነው። አመሰግናለሁ።

ምግብህን ለሌሎች ማካፈል ትወዳለህ? ወይ ነው የሚለው ጥያቄው ያው ሴት ስለሆንኩኝ ምግብሽን ለሌሎች ማካፈል ትወጃለሽ ወይ በሚለው እወስደዋለሁ ማለት ነው። ኢትዮጵያዊ ነኝ። ወገኔ ኢትዮጵያዊ ስትሆን ደግሞ ምግብህን አብረህ ነው የምትበላው። ለብቻህ አይደለም የምትበላው። ምግብህን አብረህ ተካፍለህ እንብላ ብለህ አጉርስህ ነው የምትበላው እንደ ሌላው አለም። ምግቤን ለብቻ ብሎ ነገር የለም። ስለዚህ ምግባችንን ተካፍለን ምግባችንን አንድ ላይ ሆነን ነው ከድሮ ጀምሮ ተሻምተን በቃ ደስ ብሎን በልተን ያደግን ሰዎች የኖርን ሰዎች ነን። እና አሁን ላይ እንደውም ዘመናዊነት በሚል ቁርጥ እንጀራ ተጀምሮ ሁሉም ሰው ለየብቻ መብላት ጀመረ እንጂ እንደዛም ሆኖ ግን ባህሉ አልጠፋም። የሚገርመው ማለት ነው ስለዚህ አብረን ስንበላ በጣም ደስታ አለው አብረን ስንበላ በጣም እርካታ አለው። ደስ ብሎን የምናደርገው ነገር ቢኖር ምግባችንን ከሌሎች ሰዎች ጋር ተከፍለን እንደኔ እኔ ብቻ ሆኜ አይደለም እምመልስልህ። እንደ ኢትዮጵያዊት ሆኜ ስመልስልህ ምግባችንን ከሰዎች ጋር ተካፍለን እኔ በማውቀው መንገድ ማለት ነው እኔ ባየሁት መንገድ እኔ በተማርኩት መንገድ እኔ ባጠናሁት መንገድ እኔ ባየሁት አሁን ለምሳሌ አሁን እሁድ እለት ምን ነበረ መሰለህ? አርባ ነበር አርባ ማለት የሰው ልጅ ሞትና በአርባ ቀኑ ሀውልቱ ይመረቅና መታሰቢያ ይደረግለታል በዛ ሰዓት። ድስት ተጠረገ ማለት ነው። እኔ ነበርኩኝ ደስት ጠራጊው ወጥ ከሚሰሩ ሰዎች እዛ ቤተሰብ የሆኑን ሰዎች ነበርና ድስት ተጠረገና ይዤው ስመጣ። እኛ አንብለው ምናምን ተባለ ተቀመጠ ማለት ነው። ከዛ በኋላ አንዷ ሀሳብ አመጣች ለምን የደስት ጥራጊውን አብረን አንበለውም የሚል ማለት ነው። ከዛ እሺ እሺ ብሎ ሰው ሁላ ሄዶ ሊያነሳ የነበረውን ለብቻ። በቃ አብሮ ተሻምተን በቃ እንጀራ ምንም ጨማምረን ያለውን ነገር አድርገን አብረን ተሻምተን። በቃ ደስ ብሎን ተሻምተን ማለት በቃ። መተስገብግበን ማለት ሳይሆን በቃ ደስ ብሎን። ደስ የሚል ጊዜ አብረን አሳለፍን ማለት ነው። ምግብ እየበላን እና በቃ የማይረሳ አጋጣሚ የሆነና። አሁን ከጓደኞቻችን ጋር ምናምን ስንቀርብ በትሪ ነው የምንበለው በቃ አንድ ላይ ሆነን በቃ አይጣፍጥም በቃ የማይረሳ ማለት ነው። አይጣፍጥም ምናምን እየተባባልን ስለዚህ ምግቡህን ከሌላ ጋር ተከፋለህ ለመብላት ትወዳለህ? ለሚለው ጥያቄ በቃ በሚገባ አይደለም ምግቤን ገንዘቤን አካፍላለሁ አይደለም ገንዘቤን ራሴን ለሰዎች አካፍዬ የምኖር ሰው ነኝ። ስለዚህ በጣም ደስ ብሎኝ የማደርገው ነገር ወደፊት ደግሞ በደንብ ሳድግ። ሆን ብዬ የአጋጣሚ ብቻ ሳይሆን ሆን ብዬ። ምግቤንም የምበላውንም ነገር ያለኝንም ሳንቲም ያለኝንም ደግሞ አቅም ለሰዎች አካፍዬ መኖር ነው። ፍላጎቴ መኖር ነው። ምኞቴ መኖር ነው። በቃ የውስጤ ምኞት እና። በጣም ደስ የሚል ጥያቄ ነው አመሰግናለሁ።